ባጀት ታስተዳድራለህ? ባጀት አላስተዳድርም። ባጀት ለማስተዳደር ግን በቂ የሆነ የገቢ ምንጭ ያስፈልጋል። ከዚህም ቀጥሎ የባጀት እቅድ ማውጣት ያስፈልጋል። በየወሩና በያመቱ ባጀት የሚያው መድብበትን ነገሮችን መለየትና መጻፍ ይጠበቅብናል። ባጀት ለማስተዳደር ማቀድ የ ገቢ መጠንና የወጪውን መጠን መለየት። ከዚም ቀጥሎ ደግሞ አላስፈላጊ ወጪዎችን መቆጠብን ይጠይቃል። ባጀት ለማስተዳደር ብዙ ሰዎች የስራን እና የቤተሰብ ባጀትን ሲያስተዳድሩ ይታወቃሉ። የስራ ባጀት ማስተዳደር ደግሞ የስራውን ዘላቅነቱንና ወይ ማቋረጡን የሚወስንልን ነው። ባጀት ለማስተዳደር የባጀት ባለሙያ መሆን ወይንም ባጀት ባለሙያ መቅጠርም አስፈላጊ ነው። አንዳንድ የስራ መደቦች ላይ ባጀት አስተዳዳሪ ሰራተኞች ይቀጠራሉ። ይህም በተገቢ መልኩ በስራ መደብ ሙያ ያላቸውና ከአምስት እስከ ስድስት አመት በስራ ሙያው ላይ ልምድ ያዳበሩ መሆን ያስፈልጋል። ጥሩ የባጀት ማስተዳደር አቅም የስራውን ዘላቂነት ይወስናል። ባጀት ብዙ ጊዜ አላስተዳድርም

ሌሎችን ማስተማር ትችላለህ? አዎ ሌሎችን ማስተማር እችላለሁ ከእኔ ተከትሎ ያሉትን ተማሪዎችን አስተምራቸዋለሁ። እኔ ተምሬ ያለፍኳችሁን ትምህርቶች ለእነሱ መከለስ እጅግ ጠቃሚ ነው። ይህም አዲስ ሲያነቡ የሚያወጡትን ሀይልና ጊዜን ይቆጥብላቸዋል። ሌሎችን ማስተማር ለራሴም ብዙ ጠቀሜታ አለው። ይህም የተማርኳቸውን ነገሮች ዳግም እንዳስታውስ ይረዳል። በቡድን ሆኖ ሌሎች ጋር ማጥናት እወዳለሁ። ይህም ቶሎ ነገሮች እንዳይረሱም ይረዳሉ። ሌሎችን በማስተማር ብዙ ደስታ እናገኛለን። የትምህርት ቤት የአካባቢ ና የቴክኖሎጂ አጠቃቀሞችን ማስተማር ይቻላል። ከዚህም ሌላ የሃይማኖት ትምህርቶችን በጋራ ማንበብ ይቻላል። ሌሎችን ማስተማር ጠቀሜታው እጅግ ሰፊ ነው። በሳምንት ሁለት ወይንም አምስት እስከ ሶስት ቀን አንድ ላይ ማድረግ እንለምዳለን። ጓደኞቼ ጋር ይሄን ስናደርግ ብዙ እንጠቃቀማለን። ሌሎችን ማስተማር እችላለሁ። የእለት እለት ተግባሬ አድርጌ እጠቀመዋለሁ።

የስራ ምግባር ታከብራለህ? የስራን ምግባር አከብራለሁ። የስራ ምግባር ማክበር። ለአንድ የስራ ቦታ የራሱን ማንነት ይሰጠዋል። ይህም ተመሳሳይ የስራ ልብሶች መልበስ የስራ ሰአቶችን ማክበርና ፍትሃዊ አጠቃቀም ማድረግ ነው። ፍትሃዊ ያልሆኑትን የደሞዝና የሀላፊነቶች ስርጭት መቆጣጠር ያስፈልጋል። የስራ ምግባር ማክበር ከስራ ጓደኞች ጋር ጥሩ ግንኙነትን ይፈጥራል። የስራ ምግባር ማክበር በአንድ ተቋም ውስጥ ለተቋሙ ቅድሚያ ያሰጠዋል የፈጻሚነትንም አቅም ይጨምራል። ተአማኒነትንና ሀቀኝነት ወይም የጊዜ ማክበሮችን የስራ ምግባር ውስጥ እናካትታቸዋለን። የስራ ምግባር ማክበር የስራን አካባቢ አመቺ ያደርገዋል። የሚያሰራውንና ሰራተኞችን ጥሩ ግንኙነት ይፈጥራል። እኔ የስራ ምግባር የማክበር ልማድን እጠብቃለሁ። የስራን ምግባር ማክበር የስራን አካባቢ አመቺ ያደርገዋል

ስለ ቅርብ ጓደኛህ ንገረኝ? የቅርብ ጓደኛዬ እጅግ የሚዋደድ ነው። ብዙ ጥሩ መልካም ጠባይ አለው። ጓደኝነትን ይጠብቃል ታማኝ ነው ሚስጥሪ ይይዛል። የቅርብ ጓደኛዬ እጅግ አስፈላጊ ነው። የደስታንና የሀዘንን ወቅቶችን በጋራ ለማሳለፍ ይጠቅማል። ይህም ህይወትን ያቃልላል። ብዙ ጫወታዎችን እና ብዙ ሳቆችም አሉ። የቅርብ ጓደኛዬ። የራሱን ማንነት ወይንም ሰልፍ ዲሲፕሊን ይጠብቃል። ለሌሎችም ጥሩ እይታ አለው። አዎንታዊ የሆነ ነገሮችን የመረዳት ብቃት አለው። በሚያስፈልገኝ ነገር ይረዳኛል። እኔም እንደዛው የቅርብ ጓደኛን መኖር እጅግ ጠቃሚ ነው። የለት ተእለት ህይወትን ያቃልላል። የቅርብ ጓደኛዬ መልካም ጠባይ የእለት ተእለት ስራዬን የሚያቃልልና የየእለት ኑሮዬን የሚያካፍለው ጓደኛ ነው።

"የምትወደው ጣፋጭ ምግብ ምንድነው?" የምወደው ጣፋጭ ምግብ በሀገራችን የተለመደ ባህላዊ ምግብ ነው። ይህም የዶሮ ወጥ ነው። ልዩ የአዘጋጃጀት ምግብ ሙያ ያስፈልገዋል። በአካባቢያችን እናቶች በ ይህን ምግብ ይሰሩታል። አሰራሩም ብዙ ሰዓት የሚጠይቅና ዱሩን ሽንኩርት በርበሬና ዘይትንም ያስፈልጋል። ይህን ለማድረግ በቂ ዝግጅት እናደርጋለን። ከዚህም ሌላ ብዙ ሰዎች ይሳተፉበታል። ይህ እጅግ የተለመደ ምግብ ነው። በሀገራችን አንዱ ባህላዊ ምግብ ነው። በውስጡ ስጋ በመኖሩ ብዙ የፕሮቲን አቅምም ይዟል። እጅግ ጣፋጭና በሀገራችን የተለመደ ባህላዊ ምግብ ነው። ሰፊ ዝግጅትና ሰዓት የሚወስድ ስራ ነው። ይህንን ምግብ የሚያዘጋጁት ብዙ ጊዜ እናቶች ናቸው።

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ እወዳለሁ። የወተት ተዋጽኦ ለሰውነታችን ጠቃሚ ነው። ወተት ከላም የሚገኝና በሰፊው በማህበረሰብ ውስጥ የሚጠቀሙት ምግብ ነው። የወተት ተዋጽኦ በሰፊ ለመጠቀም የ ላሞች እንክብካቤ ያስፈልጋል። የወተት ተጻ ተዋጾ የሚባሉት ቅቤ አይብና እርጉ ናቸው። የወተት ተዋጽኦ ለህፃናት ብዙ ሰፊ ጠቀሜታ አለው። ይህም ከይ ካልሼም ንጥረ ነገርን ውስጥ ይዟል። የወተት ተዋጽኦ ከሌሎች ምግቦች አንፃር ሰፊ የኔ ለጥራ ነገሮችን የመያዝ አይቅም አለው። የወተት ተዋጾዎች ውስጥ ፕሮቲን በመቶ ኪሎ ግራም ዋ እ ወተት ወይም አንድ ሊትር ወተት ውስጥ እስከ ሃምሳ ወይንም እስከ አርባ ግራም ይገኝበታል። ካርቦሃይድሬቶችም በተመሳሳይ እና የካልሼም እና የሌሎች የኑትረንት የ የቫይታሚን ንጥረ ነገሮችን ይይዛል። ወተት በተፈጥሮ የሚገኝና የተፈጥሮ ወተቶች ደግሞ በፋብሪካዎች ተመርቶም ለገበያ ይቀርባሉ። የወተት ተዋጽኦ ለህፃናትና ለአዋቂዎችም እጅግ ጠቀሜታ አለው። የወተት ተዋጽኦ እጅግ የሚወደድ የምግብ አይነት ነው። ጥንቃቄና ንጽህናም ያስፈልገዋል። የወተት ንጽህናን መጠበቅ ለሰውነታችን እጅግ አመቺ ያደርገዋል።

በብእር ውስጥ በእርሳስ ትጽፋለህ በብእር ብዙ ጊዜ እጽፋለሁ በብእር መጻፍ ጽሁፍን በቶሎ ለመጨረስ ይጠቅማል። ከዚህም ሌላ በብእር የሚጻፉ ጽሁፎች እጅግ የሚነበቡ ይሆናሉ። በእርሳስ ከሚፃፉትም የበለጠ የቀለም መጠን ይኖረዋል። በብእር ሊጻፉ የሚችሉ ጽሁፎች በደብተር ላይ በወረቀትና በፖስታዎችም ሊጻፉ ይችላሉ። በብእር ለመጻፍ ጥንቃቄ ያስፈልገዋል። በብእር የተጻፉ ጽሁፎች መቀየር ስለማይቻል በጥንቃቄ መጻፍ አለባቸው። በብእር የሚፃፉ ፅሁፍች ብዙ የሚነበቡና በደንብ የሚታዩም ናቸው። በብእር ለመጻፍ በጥንቃቄ በመያዝ እና ጽሁፉን ለይቶ መጻፍ ያስፈልጋል። ፊደሎችን ከፊደሎች ጋር አንድ አድርጎ መጻፍ ያስፈልጋል። በብእር ለመጻፍ ጥሩ አቀማመጥና የጠረጴዛ አቀማመጥ ወሳኝ ነው። ከዚህም ሌላ የወረቀትና የአስፈላጊ የጽሁፍ ዝግጅትም ያስፈልጋል። በብእር መጻፍ ልዩ ብቃትን ወይንም ልዩ ችሎታን ብዙ አይጠይቅም። ከዚህም ሌላ በብእር የሚፃፉ ፅሁፎች ደብተር፣ የትምህርት ቤትና የስራ ደብዳቤዎች ናቸው። በብእር መጻፍ የየእለት ተግባሬ ነው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ዝናብ መከላከያ ዣንጥላዎችን እጠቀማለሁ። ዝናብ ሲዘንብ በቤት ውስጥ ቁጭ ማለትም ያስፈልጋል። ዝናብ ሲዘንብ አየሩ ብርዳማ ይሆናል። ይህም ደግሞ ሙቀት ያለበት አካባቢ ላይም ለመቆየት ግድ ይለዋል። ዝናብ የሚዘንብበት ጊዜ ላይ ቤት ውስጥ ማሳለፍ እጅግ ጠቃሚ ነው። ዝናብ ሲዘንብ ጥሩ ስሜት አለው። በንዛ ጊዜ አልጋ ላይ መተኘት ደግሞ የበለጠ ደስ ያለዋል። ዝናብ የሚዘንብበት ጊዜ ላይ መንገድ ላይ መሆን ሰውነትን ይጎዳል። ለብርድም ያደርጋል። ከዚህም ሌላ ልብስንም ያቆሽሻል። ዝናብ የሚዘንብበት ጊዜ ዣንጥላ እጠቀማለሁ። እቤት ውስጥም እቆያለሁ። ወይንም እተኛለሁ። ዝናብ ሲዘንብ ማድረግ ያለብኝ ይህንን ነው። ይህን ብዙ ጊዜ አደርገዋለሁኝ። የዝናብ ወቅት ወይንም ክረምት ቅዝቃዜ ይበዛል። እነዚያ ወቅቶች ላይ ቤት ውስጥ ማሳለፍ እጅግ ጠቃሚ ነው

የትኛውን የቀኑን ሰዓት ትወዳለህ? የጠዋት ጊዜውን የቀኑን ሰዓት እወደዋለሁ። እጅግ ደስ የሚያሰኝ ጊዜ ነው። ከጥዋት በጊዜ ከእንቅልፍ እነሳለሁኝ። በዚህን ሰዓት እንቅስቃሴን አደርጋለሁኝ። በጠዋት የሚሰሙ የጩዋት ወይንም የብዙ የሚረብሽ ድምጽ አይገኝም። የጥዋታ ጊዜ ጥሩ የሚያደርገው ፀሀይ የምትወጣበት ጊዜ ነው። ይህ ደግሞ ቀኑ አዲስ የሚጀምርበት ጊዜ ነው። የጠዋት ጊዜን እጅግ ውድ የሚያደርገው የቀኑን እቅድ አወጣለሁኝ። ከዚያም ውጭ በጥዋት ላይ ሙዚቃ ማዳመጥ እወዳለሁ። የጠዋት ጊዜ እጅግ ተወዳጄ ያደርገዋል። የአድስ ቀን ጀማሪ ነው። ሰውነት ከእንቅልፍ ስለተነሳው ድካም አይሰማውም። ይህ ደግሞ አዲስ የሆነ ሀሳብና አዲስ የሆነ እይታ እንድኖር ያደርገዋል። የአንደኛውን ቀን ውሎን እረሳለሁኝ። ሁለተኛውን ቀን ለመጀመር አዲስ የሆነ ሀይል አገኛለሁ። የጠዋት ጊዜ እጅግ ተወዳጅ ነው። በጠዋት ጊዜ ላይ በጠዋት የመነሳት ልማድ አለኝ። ከዚያም ሌላ የአካል እንቅስቃሴ አደርጋለሁ። ፀሀይ ስትወጣ ማየትና የዋፍትህን ድምፆችን መስማት ልማድ አለኝ። በጠዋት ጊዜዎች ላይ ሙዚቃ የማዳመጥ እወዳለሁኝ። የቀኑን አዲስ እቅድም አዘጋጃለሁኝ። የቀኑን የጠዋቱ ጊዜ እጅግ ተወዳጅ ነው ለኔ።

ገመድ መጠቀም ታውቃለህ? ገመድ መጠቀም አውቃለሁ። ገመድ ለማሰር ይጠቅማል። ከዚያም ውጪ ከብቶችን ለመጠበቅ ይጠቅማል። ገመድ ከተለያዩ ነገሮች ልሰራ ይችላል። ገመድን መስራት ልዩ የሆነ እውቀትን ይጠይቃል። አርብቶ የሚሰሩ ሰዎች ይህን ስራ ይሰሩታል። ገመድ በገጣራማ አካባቢ በሰፊው ይገኛል። ብዙ አገልግሎቶችንም ይጠቅማል። በዘመናዊው የገመድ አሰራር የተለያየ ነው። ገመድ ጥንካሬ እንዲኖረው ያስፈልጋል። ይህም የሚሸከሙትን ወይም የሚያስሩትን ነገር እንዳይበጥስ ሲል መጠበቅ ነው። ገመድ በዘመናዊ ቴክኖሎጂዎች እየተተካ መጥቷል። ቀላል የሆኑ የብረት አይነቶች የገመድን ስራ ይተኩታል። የኮፐር ሽቦዎችንም ወይንም ሌሎች የሽቦ አይነቶች የገመድን ስራ እየተኩ ይመጡታል። ገመድ ቀላል የሆኑ እቃዎችን ለማሸከም እና ለመያዝ የሚጠቅም ቢሆንም ከባድ ነገሮችን መያዝ አይችልም። ልበጥስ ይችላል። ስለዚህ ገመድ ልዩ የሆነ ጥንቃቄ ያስፈልጋል። የገመደ አጠቃቀም በተለምዶ እና በዘመናዊ በ በድሮ የተለመደ ተግባር ቢሆንም አሁን ቀንሷል። ገመድን መጠቀም ለቤት ውስጥ ግልጋሎት ሊሆን ይችላል

የስራ ጊዜ ገደብ ታስተካክላለህ? የስራ ጊዜ ገደብ አስተካክላለሁ። መጀመሪያ ያወጣሁት እቅድ እጅግ ሰፊ ሊሆን ይችላል። ሌላኛው ደግሞ በቂ ሰዓት ላይኖረው ይችላል። ስለዚህ ጊዜ ገደብን ማስተካከል ያስፈልገዋል። የስራ ጊዜ ገደብ ከስራው መጠኑ ጋር የተመጣጠነ ሊሆን ያስፈልጋል። አንድ ጊዜ ያወጣሁት የስራ ጊዜ እቅድ ለሁለተኛ ጊዜ አመቺ ካልሆነ መስተካከል አለብኝ። የስራ ጊዜ ገደቦችን በየሁኔታው አሻሽላለሁኝ። ይህም ጊዜን ለስራዎቼ በሚገባ እንዳካፍል ይረዳኛል። ያለኝን ጊዜ ካሉ የስራ ብዛት ጋር ማመጣጠን አለብኝ። ይህም አስፈላጊነቱ ጊዜን በአግባቡ እንዲጠቀም ይረዳል። ሌሎች ቀጠሮዎች ተደራራቢ ሆኖብኝ ሲገኙ የጊዜ ገዳቤን አስተካክላለሁ። ይህም የተለመደ ተግባር ነው። የጊዜ ገደብ እቅድ ለሳምንት ወይንም ለወር አወጣለሁኝ። በየሳምንቱ ያለውን የጊዜ ገደቦችን ማየትና መመልከት አለብኝ። ማሻሻልም አለብኝ። ጊዜን ለስራ ላሉ ስራዎች በሚገባ ማከፋፈል ይጠበቅብኛል። የስራ ጊዜ ማስተካከል የተለመደ ተግባር ነው።